የእቃ ቁጥጥር ታደርጋለህ ለሚለው ጥያቄ ያው የእቃ ቁጥጥር አደርጋለሁ። ምክንያቱም እቃን በስነሥርዓት መቆጣጠር አለብህ ለምሳሌ እንዳስፈላግነታቸው አስራር እቃዎችን ለመጠቀም። በዚህ ቦታ ይሄ እቃ ያስፈልጋል በዚህ ነው ወይን ያስፈልጋል ስለዚህ በዚህ እጠቀማለሁ። እንደዚህ አድርጌ ግድ መጠቀም አለብኝ። ብለህ ለማስ እንትን የግድ እቃዎችን መቆጣጠር አለብህ። እቃዎችን ስትቆጣጠር ከመጥፋት ትታደጋለህ እንዲሁም ሌቦችን እንዳይዘርፉ እንዳይሰበሩ ምናምን ለማስጠንቀቅ እቃዎችን በስነ ስርዓት መቆጣጠር አለብህ። ለምሳሌ የጽህፈት መሳሪያዎችን እንዲሁም የ አንዳንድ የቤት እቃዎችን እነዛ እነዛ ነገሮችን በአግባቡ እያስቀመጥክ ስትጠቀም በቃ የሆነ ጥሩ ነገር ታገኛለህ። እቃዎችንም በስነ ስርዓት ታስቀምጣለህ። እነሱን ስታስቀምጥ ደግሞ ጥሩ የሆነ የእቃዎችን ይኖራችኋል እኮ የእቃዎቹን እንዳይሰበሩ ያደርጋል እቃዎቹ ደግሞ ከመጥፋት ትታደጋለህ። ስለዚህ እቃዎችን በስነ ስርዓት እቆጣጠራለሁ። የቀረበውን እንትን ታደርጋለሁ እንዴ ለሚለው ጥያቄ? አዎ እደርጋለሁ ማለት ነው

አካባቢውን ይወዱታል ብለህ በጸይቅ ድያቄ አካባቢዬን እወደዋለሁ ምክንያቱም አካባቢዬ ላይ ተወልጄ ነው ያደግኩት እዛው አካባቢዬ ላይ ነው ብዙ ነገሮችን የሰራሁት እትብቴም የፈሰሰው ያው አካባቢዬ ላይ ነው ስለዚህ አካባቢዬን ማልወድበት ምንም አይነት ነገር የለም ደግሞ አካባቢዬ ደስ የሚል ነው። በተለይ የቦታ አቀማመጡ ወጣ ገባ ቢሆንም በቃ ከሌሎች አንፃር ሳየው ደስ የሚል ነገር አለው። ያው ወጣ ገበ ቢሆን እንዳንዴ የሚያስደስት ነገር ምን እንደሆነ ለማወቅ እንዴ ሲል ስለሚል አካባቢን በጣም እወደዋለሁ። ጥሩ የሚባል አካባቢ ነው ያለኝ። እንደውም ቀን ከደቡብ ወሎ ተንታ ወረዳ ከቁርቁር ቀበሌ አካባቢ ነው የተወለድኩት ማለት ነው። ያው ከጎኑ ትንሽ ምኒሚዲያ የምትባል አነስ ያለች ከተማ አለች ምኒሚዲያ አሁን በማደግ ላይ ያለች ከተማ አለች። ስለዚህ እሷ ደግሞ የአካባቢያችንን ውበት ትጨምራለች ብለን እናስባለን። እና አካባቢየን በጣም እወደዋለሁኝ። እኔ ብቻ ሳይሆን ሁሉም እዛ ተወላጆች አካባቢያችን በደንብ እንወዳለን። ስለዚህ አካባቢየን የምጠላበት ምንም አይነት ምክንያት የለም ስለዚህ አካባቢየን

በእጅ መጨባበጥ ትወዳለህ ብለህ ለጠየቅክ ጥያቄ? ያው እጅ መጨባበጥ እወዳለሁ አልወድም ብለህ የምትናገረው ባይሆንም እጅ መጨባበጥ ትወዳለህ ብለህ ከጠየከኝ እወዳለሁኝ ያወ አብዛኞቹን ጊዜ በተለይ የምቀርባቸውን ሰዎች የማምናቸውንና የምወድቸውን ሰዎች ብዙ ጊዜ እጨብጣለሁ። እንደ ወሎ ባህል ከሆነ ደጅ መዘያየር ባህል ነው ነው። ያው ወደ ያገኘውን ሰው ሰላም ብላም እጅ መዘየር ነው የተለመደ ባህል ነው እኛ ጋር ማለት ነው። ወደ ሌላ ቦታ አላውቅም እንደዛሊሆን ይችላል ግን እኛ ጋር የተለመደ ነገር ስለሆነ በእጅ መጨባበጥ በእጅ እየተጨባበጥን ነው ሰላምታ ሰላምታ የምንሰጣጣው። ያው እንደ ባህላችን ወደድን ተገደድን። እጄ እንጨባበታለን ባህላችን ስለሆነ ማለት ነው። ነው ያው ወደ ያገኘውን ሰው ሰላም ብለህ እጅ መዘየር ነው የተለመደ ባህል ነው እኛ ጋር ማለት ነው። ወደ ሌላ ቦታ አላውቅም እንደዛ ስለሆነ ይችላል ግን እኛ ጋር የተለመደ ነገር ስለሆነ በእጅ መጨባበጥ በእጅ እየተጨባበጥን ነው ሰላምታ የምንሰጣጣው። ስለዚህ እሱ ነገር የግድ ጓደኛ የምታውቀው ሰው ምናምን ሊሆን ስለሚገባ በእጅ መጨባበቅ ትወዳለሁ ወይ ብለን ትኬት እያየኝ አዎ እዚህ ነገር እወዳለሁኝ። ያው ጓደኞቼም ብቃታ ይሄ ልጅ ከእኔ ጋር የሆነ ነገር አለው ምናምን ብሎ ስለሚያስቡ በእጅ ካልጨበጥካቸው ዝም ካልካቸው ሌላ ነገር ሊሰማቸው ስለሚችል። በእጅህ ብጨባጣቸው አሪፍ ነገር ጥሩ የሆነ ነገር ጥሩ የሆነ ግንኙነት። ከእነሱ ጋር ይሄው ለምትችል በእጅ መጨባበጥን እወዳለሁ። እዛን ሲል

በፍጥነት መጠየቅ ትችላለህ ብለህ ለጠየቅክኝ ጥያቄ ያው መተየብ እችላለሁኝ። ያን ያህል በፍጥነት ላይሆን ይችላል እንጂ ቀስ እያልኩኝ ያው እየተረጋጋሁኝ ያን ያህል ብዙ ባልፈጥንም ቀስ እያልኩኝ ግን መተየብ እችላለሁኝ። ያው አብዛኛው ሰው ይፈጥናል ብዬ አላስብም እኔም ግን እየፈጠንኩ ባይሆንም የሆነ ቀስ ባለ መንገድ በቀስ በቀስ መጠየቅ

ከቤትህ ስራ ምን ያህል ቦታ ምን ያህል ይርቃል? ብለህ ለጠየከኝ ጥያቄ ያው የምሰራበት የስራ ቦታ ካለሁበት ቤት መኖሪያ ቤቴ ብዙ አይርቅም ትንሽ ነው የሚርቅ። ያው በደቂቃ አስር ደቂቃ ምናምን ነው የሚወስድ በእግር ያው በታክሲ ብዙ ጊዜ አልጠቀምም ለአስር ደቂቃ መንገድ እንደ እንቅስቃሴ ምናምን ይሆነኛል ብዬ ስለማስብ ጠዋት ቁርሴን በልቼ ወደ ስራ ስሄድ በታክሲ ምናምን አልሄድም በእግሬ ነው ምሄደው። ምክንያቱም እንደ እንቅስቃሴ እጠቀመዋለው እሱን ነገር ያው በእግር መሄድም ደግሞ አንዳንዴ ጥቅም አለው ፀሀይ ምናምን ከሆነ ብቻ ነው እንጂ ስመለስ ከስራ የሆነ በታክሲ ምናምን ልመጣ የምችለው እንጂ አብዛኛውን ጊዜ በእግሬ ነው የምወጣው። ስለዚህ ከቤት ምን ስራህ ምን ያህል ብለህ ለጠየከኝ ጥያቄ ትንሽ ነው። በቃ የአስር ደቂቃ መንገድ በእግር

ራሳት ከስራ ሰዓት በኋላ ትሰራለህ ብለህ ለጠየቅክ ጥያቄ? ያው ከስራ ሰዓት በኋላ ብዙውን ጊዜ ባልሰራም አንዳንዴ ከስራ በኋላ የሚሰሩ ስራዎች እንደውም በአካውንቲንግ ስንማር ኦቨርታይም የሚብሉ ተብሎ የሚከፈላቸው ሰዎች ስላሉ እነርሱ ነገሮች አንዳንዴ አልፎ አልፎ እተገብራችኋለሁ ብዙ ጊዜ የስራ መጨናነቅ ምናምን ሲኖር። እንደዛ ነገሮች ካልሆነ ብዙ ጊዜ ከስራ ሰዓት በኋላ አልሰራም። ያው ከስራ ሰዓት በኋላ ተመልሼ የራሴ የሆነ አንዳድ ነገሮችን መስራት ነው። እንጂ ከስራ ሰዓት በኋላ ከተመለስኩ በኋላ የራሴን የሆነ የግሌን ስራ ግን መጥቼ ቤቴ እሰራለሁ። ያው እዛው ድርጅቱ ውስጥ ወይም የምሰራበት መስሪያ ቤት ውስጥ ሆኜ አይደለም የምሰራው ማለት ነው። ወደ ቤቴ ከተመለስኩ በኋላ ለምሳሌ አንዳንድ ቤት ያሉ የሚያደርጋቸውን ነገር ቤት ላይ የምሰራቸውን ስራዎች እነሱን ነገሮች እሰራለሁ። እንዲሁም እነሱን ነገሮችን እሰራለሁ አንዳንዴ ከባለቤቴ ጋር ከጓደኛዬ ጋር መዝናናት እወጣለሁኝ። ከስራ ሰዓት በኋላ ስራ ተሰራለህ ብለህ ለጠየከኝ ጥያቄ? ያው አንዳንድ አልፎ አልፎ እሰራለሁኝ የማልሰራበትም አጋጣሚ አለ። ስለዚህ ብዙ ያን ያህል ከስራ ሰዓት በኋላ ስራዎችን አላዘወትርም ብዬ አስባለሁ። ስለዚህ ከስራ ሰዓት በኋላ ብዙ ስራዎችን አልሰራም ማለት ነው

ምን አይነት ቦርሳ ትጠቀማለህ ለሚለው ጥያቄ? ያው ብዙ ሁለት አይነት በርሻዎችን እጠቀማለሁ ቀለል ያለና ትንሽ ከበድ ያሉ ቦርሳዎችን እጠቀማለሁ ያው ቀለል ያሉ ቦርሳዎችን ምጠቀመው አንዳንድ ነገሮችን ፒሲ ነገሮችን ይዤ ወደ ሞጣ ወደዛ ነገር ሲሄድ እንዲሁም አንዳንዴ ወደ መዝናኛ ቦታዎች ስለሚያስፈልግ ለመዝናኛ የምያገለግለኝን የሚያግዙ እቃዎችን ለምሳሌ የውሃ ዋና ብዙ ጊዜ ስለመሄድ እነሱ ጋር ሲሄድ ቀለል ያሉ ቦርሳዎችን የውሃ መዋኛ ልብሶችን ይዤ ሄዳለሁኝ። እንዲሁም ወደ ስራ ወደ ስራ ቦታ ስሄድ ፒሲዎችን ምናምን ለመያዝ ቀለል ያለ ቦርሳዎችን እጠቀማለሁኝ። ያው ወደ ሀገር ብትጭ ደግሞ ዘመድ ምናምን ለመጠየቅ ከሄድኩኝ ሁለቱን እጠቀማለሁ ቀለል ያለም እንደው ከበድ ያሉ ቦርሳዎችን ብዛት ነገር ልብሶች ነገር መያዝ ስላለብኝ ማለት ነው። ስለዚህ የትኛውን አይነት ቦርሳ ትጠቀማለሁ ምን አይነት ቦርሳ ትጠቀማለሁ ብለህ ለጠየከኝ ጥያቄ? ብዙ አይነት ቦርሳዎች እጠቀማለሁ ግን አብዛኛውን ጊዜ የምጠቀመው ቀለል ያሉ ቦርሳዎችን እጠቀማለሁኝ ማለት ነው

የይለፍ ቃልህን ትጠብቃለህ ብለህ ለጠየከኝ ጥያቄ? ያው የይለፍ ቃሌን እጠብቃለሁ ምክንያቱም መጠበቅ ያለብኝ ነገር ስለሆነ የይለፍ ቃሌ የይለፍ ቃሌን ብዙ ሰዎች ካገኙት ያንተን የይለፍ ቃል ተጠቅሞ ስላንተ ምስጢሮች ያንተን የራሴን የይለፍ ቃል ራሴ ብቻ መጠቀም ስላለብኝ ደብቄ ነው የምጠቀመው ማለት ነው። ስለዚህ አብዛኛውም ሰው የይለፍ ቃሉን ራሱ ቢጠቀም ብዬ እመርጣለሁ። ምክንያቱም የይለፍ ቃልን ተጠቅሞ ብዙ ብዙ መረጃዎች ሊመሰጠሩበት ስለሚችሉ። ከዛ ነገር ለመታደግ የይለፍ ቃልህን ራስህ ብትጠቀም በጣም አዋጭ ነገር ስለሆነ። የይለፍ ቃልህን ራስህ መጠቀም አለብህ። ስለዚህ እኔም የይለፍ ቃሌን እጠብቃለሁኝ። ሌላ ሰዎች ውስጥ የኔን የለፍ ቃል ተጠቅሞ ብዙ ነገር መስራት ስለሚችሉና ለኔ የሆኑ የሆኑ ነገሮችን መውሰድ ስለሚችሉ ስለዚህ ራሴን ችግር ነው።

የጎረቤቶችን ድምጽ ስሰማ ለብለብ ለጠየቀኝ ከጥያቄ። አዎ አልፎ አልፎ የጎረቤቶችን ድምጽ እሰማለው። ፈልጌው በልሆንም ሳልፈልግ የሆነ ጮኸው የሚያወሩ ከሆነ እሚከራከሩ ከሆነ ቀረብ ቀረብ ያለው ጎረቤት ስለሆነ ያሉን። እነሱን ጊዜ የለም ጊዜ ድምጮችን የጎረቤት ድምጮችን ልሰማ እችላለሁ ግን አብዛኛውን ጊዜ ሳልፈልገው ነው የምሰማው ፈልጌ የሰማሁበት ሰዓትም የለም። ያው የጎረቤት ሚስጥር እነርሱ ያለ ፍቃዳቸውም መስማትም አልፈልግም እነሱ ካልነገሩኝ በስተቀር ማለት ነው። ስለዚህ አንዳንዴ ብቻ ሳትፈልግ ጭሆ በጣም ካወሩኝ ኦር ሲጨቃጨቁ ስትይ። ያኔ ብቻ ልሰማ ይችላል ጆሮ አልሰማም አይልም አንድ አንዴ ለዛ ሁኔታ ላይ ብዙ ባላስተባባውምና ትኩረት ባልሰጠውም የምሰማበት ጊዜ አለ። ትሰማለህ ብለህ ጥያቄ ጥያቄ? አዎ እሰማለሁኝ ግን ፈልገው አይደለም መስማትም አልፈልግም። እንደዛ ስለሆነ ነው እንጂ። የጎረቤቶችን የራሳቸው ሚስጥር ሊሆን ስለሚችል እነርሱ ያለ ፍቃዳቸውን መስማት አልፈልግም።

መታጠቢያ ቤት ውስጥ ትዘምራህ ወይ ብለህ ለጠየቅከኝ ጥያቄ? መታጠቢያ ቤት ውስጥ እንኳን አልዘምርም። ምክንያቱም ያው መታጠቢያ ቤት ውስጥ። ስትዘምር ያው ቆሻሻ ነገሮች የሚወድቁበት ቦታ ነው። መታጠቢያ ቤት ስለዚህ ደግሞ የምትጸልየው ለአንዱ እና ለታላቁ ፈጣሪ ስለሆነ የምትዘምርለት ስለዚህ የሱ ምትዘምርበት ቦታ ማወቅ አለብህ። ፈጣሪ ስለምዘምር ማለት ነው። ስለዚህ ፈጣሪ ደግሞ መታጠቢያ ቤት ላይ ሊዘመርለት አይገባም እንደዛ ብዬ ነው። ማ

የስራ ጊዜ ገደብ ታስተካክላለህ ብለህ ለጠየከኝ ጥያቄ? አዎ የስራ ጊዜ ገደቦችን አስተካክላለሁ። ምክንያቱም አንድን ስራ ጊዜ እቅድ ፕላን አውጥተንለት እቅድ አውጥተንለት በዛ መሰረት በዚህ ሰዓት ላይ ማለቅ አለበት ብለህ ካልገደብከው። ለዛ ጊዜ ለዛ ስራ የምታወጣው ጊዜ እንትን የምታወጣው ጊዜ የምታባክነው ጊዜ ከሚሰጥህ ጥቅም በላይ ጊዜ የምታባክን ከሆነ ትርፋማ አትሆንም። ስለዚህ የስራ ገደብ ማስተካከል አለብህ። አንድ ስራ ምን? ያህል ጊዜ ይበቃዋል ለመስራት ብለህ ማሰብ አለብህ። ማቀድ አለብህ ባቀድክው መሰረት የግዜ ገደቡውን ማስተካከል አለብህ። አለበለዛ ካላስተካከልክ አንድ ስራ ላይ ብዙ ጊዜ ታጠፋለህ። ያው እሱ ነገር ደግሞ ለ ጊዜ ያባክናል ጊዜ ነው በአግባቡ መጠቀም አለብህ። በተለይ አሁን ባለንበት ሰዕት ላይ ጊዜን በአግባብ መጠቅም አለብን። ስለዚህ ለዛ ደግሞ የጊዜ ገደብ ወሰን ማስቀመጥ አለብን። ስለዚህ የጊዜ የስራ ገደብ የስራ ጊዜ ገደብ ታስተካክላለህ ለሚለው ጥያቄ? አዎ ማስተካከል አለብኝ ስለዚህ አስተካክላለሁ ማለት ነው። ማንኛውም ሰው የስራ ጊዜ ገደብ እያስተካከለ ቢሰራ ጥሩ ስራ ይሰራል ያው በሰራውም ስራ ትርፋማ ይሆናል ብዬ አስባለሁ

በቤተሰቡ ምን አይነት በዓላትን ታከብራላችሁ? ብለህ ለጠየቅከኝ ጥያቄ፣ ያው ቤተሰብ ጋር የምናከብረው በጣም ብዙ በዓሎች አሉ። ለምሳሌ ሁለት በዓሎችን እናከብራለን ብዙ ግዜ ሁለት በዓሎችን እናከብራለን። ያው እንደ ሙስሊሞች ያለን የተፈቀደ ከፈጣሪ የተወረደልን በዓሎች ሁለት ናቸው። አንደኛው የኢዳልፈጥር በዓል ሲሆን፣ እንዲሁም የአረፋ በዓል ነው። ስለዚህ ሁለተኛው የአረፋ በዓል ነው። እነሱን ነው ከቤተሰብ ጋር ምና የምናሳልፈው። ከእነሱ ጋር በቃ ሞቅ ደመቅ ሽብረቅ አድርገን የምናሳልፋቸው በዓሎች ናቸው። ያው እንደ ሙስሊም በተለይ ሁለቱ በዓሎች በቃ እንደ ሶስተኛ የጁማ በዓልን ጁማ ቀንን ከቤተሰብ ጋር ፏ ብለን እናሳልፋለን። እሱም እንደ በዓል ቢቆጠርም ማለት ነው። ግን በዋነኝነት ሁለቱን በዓሎች በደንብ እናሳልፋለን። ለምሳሌ የአረፋ ቀን ላይ በጎች ስጋ ይታረዳል። ያው ስጋ እንትን እንላለን። በዛ ላይ በጣም ብዙ ብዙ ነገሮችን እናዘጋጅና ከቤተሰብ ጋር ፏ የምንልበት እና የምንደምቅበት በዓላችን ስለሆነ የአረፋ በዓልን በጣም እናከብራለን ማለት ነው። ስለዚህ ከዛ ምን አይነት በዓላቶችን ታከብራለህ? ብለህ ለጠየቅከኝ ጥያቄ የኢዲና የአረፋ በዓሎችን አከብራለሁ።

በእግር ምን ያህል ርቀት መሄድ ትችላለህ ብለህ ለጠየከኝ ጥያቄ በእግሬ በጣም ብዙ እርቀቶችን መሄድ እችላለሁኝ። ያው ተወልጄ ያደኩት በገጠር አካባቢ ቦታ ስለሆነ ገጠር ላይ ደግሞ በጣም ብዙ መንገዶችን። እንባላለን ለምሳሌ ከአንድ ሰዓት ተኩል በላይ የሆኑ መንገዶችን የመሂውድ አቅሙ አለኝ። ያው ስንማርም እያንዳዱ የምንማርበት ትምህርት ቤት። ራቅ ራቅ ያለ ቦታ ላይ ስለሆነ የአንድ ሰዓት ተኩል ምናምን መንገድ እንደውም እስከ ሁለት ሰዓት የሚፈጁ መንገዶች ላይ ብዙ ብዙ እንሄዳለን። እንደውም እስከ አምስት ሰዓት የምንሄድበት ሰዓት አለ በጣም አስፈላጊ ነገር ከሆነ ማለት ነው። የሆነ ሰው ምናምን ሲሞት የሩቅ ዘመዶች እነሱ ጋር ለመሄድ ስንፈልግ። በጣም እርቀት ያላቸው ቦታዎች ላይ ስልምንሄድ በጣም ብዙ እርቀቶችን እሄዳለሁኝ። ስለዚህ እስከ አርባ ኪሎሜትር ሃምሳ ኪሎሜትር ያሉትን ቦታዎች በእግሬ መሄድ እችላለው። ያው ደህና ጫማ እናደርግና መሄድ ነው። ያው የገጠር ልጅ ስትሆን እንደዚህ አይነት ነገርም መልመድ አለብህ እንደዛ ነገር ካለመድክ አስቸጋሪ ይሆናል። ገጠር ላይ ያው ትራንስፖርቶች አስቸጋሪ ስለሆነ ማለት ነው። መጓጓዣ ላይ አስቸጋሪ ነው። ያው ገጠር ላይ የሚታወቀው እንዲህ በቅሎ ፈረስ ምናምን ነገሮች ናቸው። እንዲውም መኪና ደግሞ የማይገባባችው ቦታዎች ስላሉ። የግድ በእግራችን መሄድ ያለብን ቦታ ላይ በጣም ብዙ ርቀቶችን እየተጓዝን እንሄዳለን።

ሳህኖችን ማጠብ ትወዳለህ ብለህ ለጠየቅከኝ ጥያቄ ሳህኖችን ማጠብ እወዳለሁኝ። ያው ሳህኖችን የበላህበትን ሳህን ከላጠብክ ጥሩ አይደለም የበላህበትን ሳህን ስታጥብ የሞራል ዕርካታ ታገኛለህ። እንዲሁም እናትህን እናትሽን እህትህን ሚስትህን ማገዝ አለብህ በዚህ ሁኔታ ላይ ማለት ነው። እነሱ በጣም ብዙ ስለሚለፉ እንደው ቤት ብቻቸውን ስለሚውሉ በቃ የሆነ ሳህን ነገር ምናምን ሲያጥቡ ምናምን ስለሚውሉ ይደክማቸዋል። ያው እኛም ውጪ ላይ ደክሞን ብንመጣም ግን እነሱ በተለይ ቤት ስለሚውሉ የሚያጫውታቸው የለም ብቻቸውን ስለሚደብራቸውም። ይሄን ነገር ባግዛቸው ምናምን ብዬ ስለማስብ። አብሬያቸው ከእናቴ ጋር ምናምን ከእህቴ ጋር ሳህኖችን አጥለሁኝ የበላሁበትን ማለት ነው። ያው የበላህበት ለኔም ነው ለሞራል ዕርካታ ጥሩ ነው። እነሱን ሳግዛቸው ደስ ይላቸዋል እነሱ ሲደሰቱ ደግሞ እናቴ ስትደሰት እንደማየት ለኔ የሚያስደስት ከዛ በላይ ምንም አይነት ነገር የለም። ስለዚህ ሳህኖችን አጥባለሁ ለእናቴ ማለት ነው። ያው እህቴም በጣም በተመሳሳይ እነዛን ካላደረገች ምን? ቤተሰብ መርዳት ማገዝ አልቻልክም ማለት ነው። በተለይ እናትን ማገዝ በጣም አስፈላጊ ነገር ነው። እነዚህ እነዚህን ነገሮች ስታግዛት እናትህም ትደስታለች ለአንተ ያላትም ፍቅር ስለሚጨምር በቃ።

በአካባቢው ድልድይ አለ ብለህ ለጠየቅክኝ ጥያቄ አዎ በአካባቢው ድልድይ አለ። ያው ድልድይ ደግሞ አስፈላጊ ነገር ነው። በተለይ እኛ ጋር ያለው አካባቢ ወጣ ገባና እንደሁም ተራሮች የበዙበት ሽለቆች የበዙበት ነገር ነው ቦታ ነው። ያው ወሎ እንደሚታወቀው ወጣ ገባ የሆነ ሪንግ ስትራክቸሩ የመሬት አቀማመጡ ወጣ ገባ ነው። በዛ ሁኔታ ላይ ደግሞ ሸለቆዎቹ ወንዞች ስላሉ ለነዛ መሸጋገሪያ የሚሆን ደግሞ ድልድይ ያስፈልጋል። ድልድይ ደግሞ በጣም ብዙ ጥቅም አለው። መኪናዎችን ለማሳለፍ እንዲሁም ሰዎችም የጭነት እንትኖችን ከቦችም ለማሳለፍ ወንዞች ስለሚሞሉ በክረምት በጣም አስቸጋሪ ነው። በጣም ሀይለኛ ዝናብ ስለሚዘንብ እሱን ነገር። አልፎ ወደ ሌላ ቦታ ለመሄድ ያው ድልድዮች ያስፈልጋሉ። ስለዚህ ድልድዮች አሉ በጣም ብዙ ድልድዮች ማለት ነው። እንደውም ከእንጨት የሚሰሩ ድልድዮችም አሉ ለሰው መረማመጃ ተብሎ እንደሁም ለመኪና ምናምን መሄጃ ከግንባታ የሚሰሩ የግንባታ የግንባታ ባለሙያዎች የሚሰሩአችሁ ድልድዮች አሉ። እነዚህ አይነት ድልድዮች አሉ በጣም ድልድይ ደግሞ አስፈላጊ ነገር ነው። ስለዚህ ድልድዮች አሉ እኛ ጋር ማለት ነው

ዝናብ ሲዘንብ ምን ታደርጋለህ ብለህ ለጠየከው ጥያቄ? ያው ዝናብ ሲዘንብ ቤት ውስጥ ከሆንኩኝ። እተኛለሁኝ ቤት ውስጥ ካላደለሁኝ ደግሞ ዝናብ በሚዘንብበት ቦታ ከሆንኩኝ ጥላዎቼን ዘርግቼ መጠለያዎችን ፍለጋ እሮጣለሁኝ። እንዲሁም ጥላ ነገሮቼን ካልያዝኩኝ ወደ መጠለያ ቤቶች ወደ ምናምን ለመግባት እሮጣለሁኝ። እንደውም የግብርና ስራ ላይ በምንሰራበት ጊዜ። መሰብሰብ ያለባቸው ስራዎች ስላሉ ለምሳሌ አጭዳ እያጨድን ከሆነ ያንን ያጨድነውን እንዳይመታብን ዝራቡ እሱን እንሰበስባለን። ሰብስበን ወደ አንድ ቦታ እንከምራለን ማለት ነው። እንዲሁም ያሰጠናቸው ልብሶች ምናምን ካሉ እነሱን ማስገባት አለብን። እንዲሁም በቃ ብዙ ነገሮች ማድረግ አለብን ዝናብ ሲዘንብ ማለት ነው። እንደውም ዝናቡን የምትፈልገው ከሆነ የዝናብ ውሃዎችን ማጠራቀም አለብን። የሚያስፈልግ ከሆነ ማለት ነው። እንደዚያ እንደዚያ ነገር እያደረግን በጣም ብዙ ነገሮችን አደርጋለሁ ዝናብ በሚዘንብበት ሰዓት ማለት ነው።

የምትወደው እንስሳ ምንድነው? ብለን ለተጠየቀው ጥያቄ ያው የሚወደዱ ደስ የሚሉ እንስሳ ብቻ አሉ ግን ከነዛ ውስጥ የምወዳቸውን እንስሳዎች የሚያስዘዋች ምናምን ለምሳሌ ድመት እወዳለሁ። ያው ድንነት ፅዳቷም ደስ ይላል በቃ ሁሉ ነገሯ ደስ ስለሚል ድመት እወዳለሁኝ። ያው ድመት ደግሞ አብዛኛው ሰው ድመት ይወዳል። ያው ብቻ የሆነች ደስ የምትል ነገር አላት ድመት ማለት ነው ከሰው ጋር መላመድ ትወዳለች። እንደውም በቃ። ጽድት ያለች ነገር ነች ንጽህናዋ ምናምን። ማለት ነው ደስ የምትል። ያው ለቤትም የምትሰጠው ጥቅም። የአይጥ ምናምን እሱን ነገር ብዙ ጊዜ ስለምታጠፋልን በዛ ላይ ደግሞ ለቤትም ቤት እንደምመጣችሁ። ድመት መላይካ ናት ትባላለች መላይካ ይቀርበዋልል ምናምን ይበላል። ድመቶች በጣም አሪፍ ነገሮች ነች ድመት ማለት ነው።

ማብሰልሰል ትችላለህ ብለህ ለጠየከኝ ጥያቄ? አዎ ማብሰልሰል እችላለሁ ማብሰልሰል ደግሞ በጣም አስፈላጊ ነው። ማብሰልሰል ማለት አንድን ነገር በስነ ስርዓት ማሰላሰል ስለዛ ነገር በደንብ ደጋግሞ ሲያስቡ ያንን ነገር በደንብ ማጤን ማስተዋል መረዳት ማለት ነው። ስለዚህ አንድን ነገር ማሰብ ማሰላሰል አስፈላጊ ነው። እሱን ነገር ስታስበው ስታሰላስለው አንድን ነገር። ለምሳሌ የሆነ አንድ አስቸጋሪ ነገር የሆነ መጥፎ ነገር ከገጠመው እሱን ነገር ለማለፍ ስትል። ስለእሱ ነገር ላይ በጣም ብዙ ጊዜ ታሰላስላለህ ታብሰለስለዋለህ በቃ እሱን መልሱን ለማግኘት ማለት ነው። ወይም መፍትሄውን ለማግኘት ስለዚህ ማሰብ ማብሰልሰል ማሰላሰል ነገሮችን። በጣም አስፈላጊ ነገሮች ስለሆኑ ማብሰልሰል እችላለሁኝ። አንድ ሰው ካላሰላሰለ ካላብሰለሰለ እነዛ ነገሮች ላይ ወደ መፍትሄ መድረስ አይችልም ለአንድ ችግር ማለት ነው። ስለዚህ አስፈላጊ ነገር ስለሆነ ማብሰልሰል። አንድን ነገር በደንብ በስነ ስርዓት ማብሰልሰል አለብን ለዛ ነገር ለዛ ችግር ወይም ለዛ ሁኔታ ላይ በዛ ባለንበት ሁኔታ ላይ የሱን ሁኔታ የዛን ችግር መፍታት ስለሚያስፈልግ ማለት ነው

ማታ በምን ሰዓት ትምህርት በለህ ለመጠየቅ ጥያቄ? ያው ማታ ላይ። ብዙ ሰዓት ላይኸ በየሰው ብቻ ጋር ነበርኩ በሰአት ላይ። ሁለት ሰዓት ምናምን ከሆኑ በኋላ ምግቦች ልንመገብ ነበረ። ያው ቤተሰቦቻችን ብዙ ጊዜ ተጠቃለው የምንገባው። ከሁለት ሰዓት በኋላ ስለሆነ ማለት ነው ከዛ በኋላ ነው የምንበላው እራት። ዛሬ ላይ ደግሞ አሁን በለውበት ሁኔታ። ራሴ የምበላው ማታ ላይ የምበላው ዩኒቨርሲቲ ሲሆን ያለውት ከ እስራኤል አንድ ተኩል ይጀምራል እስከ ምሳ ሰዓት ያለው ውስጥ ነው። የምበላው ራስ ማለት ነው። ያው የጊቢውን ፕሮግራም እንደዛ ስለሆነ ራሱ ነው የሚለው። ያው መቀየር የማይችለው ነገር ስለሆነ በዚህ ሁኔታ ላይ ነው የምበለው። ግን ቤተሰቦቼ ጋር በምበላበት ሰዓት በጣም ነው ደስ የሚል ነበር። ደስ የምንል እራት ነበር የምንበለው ያወራን እየተጫወትን በቃ የት ምናምን ደስ ሲመራ አልከበረም የምንኖረው። ማለት ነው።

በቡድን መስራት በቡድን መስራት ትወዳለህ ወይ? ለጠየከኝ ጥያቄ አዎ በቡድን መስራት እወዳለሁ ለምሳሌ ክላስ ውስጥ እያለን በቡድን መስራት እወዳለሁኝ። በቡድን ስንሰራ እኔ ስባል ገኔ የገባኝን ከእነሱ አስርዳቸዋለሁ እነሱ ካልገባችሁ ማለት ነው። እንደውም እኔ ያልገባኝ ነገር እነሱ የገባችውን ነገር ለማካምፕሊሼር ለመደራረግ ሳይሆን በጣም አንጦን መንገድ ስለሆነ። ከጓደኞች ጋር አብሬ በቡድን መስራት እወዳለሁኝ ማለት ነው። አዎ በቡድን የሰራነው ነገር ደግሞ ጥሩ ነው። ለውጤትም አሪፍ ነው በቃ። ለ ትምህርት ሰአታችንን ሁሉ ለምሳሌ በትምህርት ላይ እያለን በቡድን ስንሰራ በጣም አሪፍ ነው። በቡድን የሰራነው ነገር እንደውም ቶሎ አይረሳም እራሱ ማለት ነው። እንደውም ገደል ላይ አካባቢ ነበርኩ። በሰአት በቡድን ነገር የምትሰራው እንደ ደቦ ወንፈል ምናምን አደረገን ከጓደኞቼ ጋር ማለት ነው እነዛ ነገሮችን ስንሰራ በጣም አሪፍ ነገሮች ነበሩ። እወቅ ለስራችንም ቅልል እያለ ነው የምንሰራው እየተጫወትን እየተዝናናን ደስ እያለ ነው የምንሰራው መሰለቻቸት ሳይኖር ማለት ነው። ለዛ ለስራው መውጣት ሲባል ለኛም እንዳይደብርም እንዳይሰለችም። ብዙ ጊዜ በቡድን እንሰራ ነበረ በቡድን መስራት ደግሞ በጣም አሪፍ ነገር ነው። በቃ ለምሳሌ አሁን ደቦ ደቦ እንደሚታወቀው አንድ ሰው። የሆነ እርዱኝ ብሎ ከጠየቀ ተሰብስበን ደግሞ በቡድን እንሰራለታለን ማለት ነው። እነሱንም ደግሞ ወንፈል ሲባል ደግሞ እኔ የሚል ዛሬ ከሰራን ነገ ደግሞ የሌሉ ጓደኞቼን እንደውም በቃ ተሰባስብን ማለት ነው። ዛሬ አንዱን ነገ አንዱን ነገ አንዱን እያልን የምንሰራው ስራ ደቦ ይባላል። እሱ ነገር ደግሞ በቃ ብዙ ጊዜ በቡድን ነው የሚሰራው በቃ ደስ የሚል ደስ የሚል ስራ ቢኖር ደቦ ነው። ግቡን መስራት በጣም አስፈላጊ ነገር ነው። ያው ለሰላም ቅልጥፍናም ለትርፋም እንደተማሪሽ ነው አንደኛው ሰው በቡድን ቢሰራ ብዬ እመክራለሁኝ። በቡድን መሰረት በጣም አስፈላጊ ነው ገብቶናል። ስለዚህ ሁላችንም በቡድን መስራት እኔም በቡድን ስራ ስትል አለውኝ በኦብሬም ስራ ብኛ እወቃለሁ

ወተት ትጠጣለህ ብለህ ለጠየከኝ ጥያቄ አዎ ወተት እጠጣለሁኝ። ወተት ብዙ ጊዜ እጠጣለሁኝ ወተት መጠጣት ደግሞ በጣም አሪፍ ነገር ነው እንደውም ለአእምሮዎች ለጉልበትም አሪፍ ነገር ነው ስለሚባል በቃ ወተት ብዙ ጊዜ እጠጣለሁ ለምሳሌ ወተቱን ካረጋነው በኋላ እርጎ ይሆን የለ እርጎ በተለይ ብዙ ጊዜ እጠጣለሁኝ እንዲሁ እርጎ ከተገፋ በኋላ ወደ አሬራ ምናምን ከተቀየረ በኋላ አሬራዎችንም እጠጣለሁ አይቢዬዎችንም እጠጣለው በቃ የወተት ዝርዮችን በጣም በጣም እወዳለሁ። ወተት በጣም እጠጣለሁኝ በቃ አእምሮ የሚያበረታታ የሚያነቃቃ መጠጥ ነው መተት ማለት ነው በቃ። ወተት በተለይ ከጓደኞቼ ጋር ለመዝናናት ከወጣን በቃ ወተት አድር አደርግና ወደ ካፌ ቁጭ ብለን እሱን እያወራን እየጠጣን ማውራት ነው አቃ። አንዳንዴ ወተት ብዙ ግዜ እጠጣለሁኝ ደስ የሚለኝ መጠጥ ነው በጣም የምወደው መጠጥ ነው ማለት ነው። ወተት መጠጣት በጣም አሪፍ ነገር ነው። ወተት ጠጡ እላለሁኝ። ወተት መጠጣት በቃ ሀይልና ሙቀት ይሰጣል በቃ በጣም ደስ የሚል መጠጥ ነው ዋው ወተት።

ወደ ሱቅ ከመሄዴ በፊት ዝርዝር ትጥፋለህ? ብለው ለጠየቅኩኝ ጥያቄ አይ ወደ ሱቅ ከመሄዴ በፊት እንኳን ብዙ ዝርዝሮቼ አልጽፍም። ምክንያቱም በቃል የማውቃቸው ነገሮች የሚገዛው ብዙ ጊዜ ከበድ ያለ ነገር አልገዛም። በቃ ላውንድ የሚያስቸግሩ ነገሮችን አይደለም እኮ የምገዛሁ። ቀላል ያላ አስቤዛዎችን እንደውም መጨዎቻዋችን ነው የምገዛው። ነገሮችን ስኖሩ ነው። ለዛ ነገሮች አልረሳም ማለት ነው። ስለዚህ የማረሳውን ነገር ደግሞ መጽሐፍ ስለሚያስፈልግ ማለት ነው።